ጥያቄው ልዩ ችሎታህ ምንድነው? ይላል ያኔ ልዩ ችሎታ የተለያዩ ልዩ ችሎታዎች አሉኝ። ከእነዛም ውስጥ ለምሳሌ ስዕል መሳል ለኔ ልዩ ችሎታዬ ነው። እና በቃ ማንኛውም አይነት ስዕል በስነ ስርዓት እስላለው ለምሳሌ የሰው ልጅ ፊት ምናምን የሰው ልጅ ቅርጽ እንዳለ በቃ አሁን ለምሳሌ የተለያዩ ሞዴልስቶችን። ይህ ማለት ደግሞ ለኔ ስዕል ማለት ደግሞ ለኔ ተፈጥሮዬ ነው ብዬ ነው የማስበው። ስለዚህ መሳል ለኔ ተፈጥሮዬ ነው